በሰአት የምትደርስ ሰው ነህ ይላል ጥያቄው? አዎ። እኔ በሰአቴ የምገኝ አይነት ሰው ነኝ ምክንያቱም እኔ ማርፈድ አልወድም። እንደዚሁም ደግሞ እኔ ሰው ሲያስጠብቀኝ አልወድም እና ይሄንን ነገር። በመረዳት ይመስለኛል። ሰው ማስጠበቅ አልወድም በሰአቴ ባሉኝ ሰዓት የምገኝ አይነት ሰው ነኝ። ግን ደግሞ እንደ እድል ሆኖ እኔ አብዛኛውን ሰዓት እኔ በጊዜ ተገኝቼ ልክ በሰአቴ ልገኝ ሰው እንዳላስጠብቅ። አሁን እኔ ከራሴም ስለማየው ሰው መጠበቅ። ደስ አይልም አብዛኛውም ሰው እኔ ብቻ አይደለሁም። ሰው መጠበቅ አይወድም ልክ ሁሉም በሰአቱ ሲገኝ በቀጠሮ አክባሪ መሆን ደስ ይላል። በሰአቱ ሚገኝ ሰው በጣም ነው ምወደው። እኔም ልክ በቃ በሰአቴ። ሲሆን እንደውም ቀደም ብዬ የምገኝ አይነት ሰው ነኝ እና በጣም ሰዓት አክባሪ ነኝ። አንዳንዶች ግን አሁን ጓደኛዬ አለች አብዛኛውን ሰዓት አሁን ክላስ ውስጥ ስንሄድ ሁል ጊዜ እንቀጣጠራለን ቶሎ ወጪ እዚህ ጋር ልጠብቅሽ እና አብረን እንገናኝ ተገናኝተን እንሄዳለን። እንባባላለን በዛ ወቅት። በጣም ረጅም ሳታስጠብቀኛለች አንዳንዶች እንደሆን ከጓደኞቼም ገጥሞኝ ስለሚያቅ ነው ልክ ቤት ሆኖ። ታክሲ ውስጥ ላይ እንደርሻለሁ ወይ ደግሞ እየወረድኩኝ ነው። ወይ ደግሞ ከቤታቸው ጋር ሳይነሱ ሳይለባብሱ እንኳን ከአልጋቸው ሳያወርዱ አይ ለባብሽ ጨርሻለሁ ልወጣ ነው ውጪ። በጣም ብዙ ሰው ሸውዶኝ ስለሚያውቅ ነው ልክ በቃ እነሱ ሳይዘጋጁ ሰውን ማጣደፍ ይወዳሉ አንዳንድ ሰዎች። እና እኔ በሰአቴ ነው ምገኘው። እንደዚህ ቀጠሮ መሰረዝም አልወድም። ማርፈድም አልወድም። በሰአቴ ያሉኝ ቦታ ላይ እገኛለሁ ማለት ነው። እና በሰአት በጣም ሰዓት አክባሪ ነኝ ስለራሴ እንደዚህ ማጋነን ፈልጌ ሳይሆን። ብዙ ጊዜ ገጥሞኝ ስለሚያውቅ ነው። ከጓደኞቼ ጋርም እንደዚህ ተቀጣጥረን በምንገናኝበት ሰዓት በሰአቴ የምደርስ አይነት ሰው ነኝ። እንደዚህ እናም ምዋሽም ሰው አይደለሁም። ይደርሻለሁ እዚህ ቦታ ነኝ ምናምን አልልም። ያለሁበትን ቦታ እውነቱን ምናገር አይነት ሰው ነኝ። እዚህ ቦታ ነኝ ወጥቻለሁ እና። እናንተም ዉጡ እንዳታስጠብቁኝ ብዙ ጊዜ እንደውም እንዳታስጠብቁኝ እዚህ ቦታ ነኝ እላችኋለሁ። ግን ደግሞ ሁል ጊዜ እንደሸወዱኝ ነው እነሱ። እንግዲህ እነሱን እንትን እኔም እንደነሱ መሆን ሳይሆን ምፈልገው። እንደኔ እንዲሆኑ እፈልጋለሁ እና። አሁን በእኔ ለምደው ሌላ ቦታ ላይ ሊሆን ይችላል ወይ የስራ ኢንተርቪው ኖሯቸው። የተለያዩ ነገሮች ኖሯቸው። ልክ እንደዚህ የሚያረፍዱ ከሆነ ለምዶባቸው እንደሚቀር ነው። ሁል ጊዜ የምነግራቸው እና ሁሌ እንዲያሻሽሉ ነው የምነግራቸው እኔ። ግን ዋሽቻቸው አላውቅም በቃ እዚህ ጋ ነኝ እዚህ ጋ ነኝ። በዚህ ሰዓት እደርሳለሁ በዚህ ሰዓት እደርሳለሁ እላለሁ። በሰአቴ እዛ ቦታ ላይ እገኛለሁ ምክንያቱም ምናልባት አንዳንዴ ፍጹም ሰው ነን ፍጹም ልንሆን አንችልም። የሆነ ምክንያት ወይ ትራፊክ። ሊይዘን ይችላል። ወይ ደግሞ ታክሲ እጦት ሊያጋጥመን ይችላል በዛ በዛ ምክንያት አንዳንድ መጓተቶች ሊኖሩ ካልቻሉ። እኔ በሰአቴ ወጥቼ በሰአቴ ካሉኝ ቦታ የምገኝ አይነት ሰው ነኝ። ጓደኞቼ ግን ብዙ ጊዜ ማለት ይቻላል በቃ የተለያዩ የታክሲ ፊርማቶች ሊሆን ይችላል የተቀጣጠርነው። ወይ ካፌ ሊሆን ይችላል። አብዛኛው ሰዓት እንዳስጠበቁኝ ነው ሁል ጊዜ ጠብቄያቸው ነው። የምሄደው ማለት ነው። እና አብዛኛው ሰዓት አኮርፋቸዋለሁ ቶሎ እንድትገናኘን እንደዚህ ሰላም ምናምን በጣም ረጅም ሰዓት ካስጠበቁኝ በጣም ስለምናደድ። ላኮርፋቸው እችላለሁ። እንዴ እናንተ ምንሆናችሁ ነው? ለምንድን ነው እንደዚህ እንደዚህ ምታስጠብቁኝ? ወይ ደግሞ። ከቤት ሳትወጡ ነው ወይ ከቤት ሳይወጡ ወጥቻለሁ እዚህ ደርሻለሁ እና እዚህ እንገናኝ። ይሉኛል እኔ ደግሞ እውነት መስሎኝ ቶሎ ወጥቼ። ደርሻለሁ እላለሁ ግን ደግሞ እነሱን ላገኛቸው አልችልም ከደረስኩበት ቦታ ላይ። ምክንያቱም ደግሞ ስለሚዋሹኝ ማለት ነው። እና አንዳንዴ ቀጠሮ ያስዋሻል ሳይደርሱም ደርሻለሁ የሚሉ ሰዎች አሉ። እንደገና ከቤት ሳይወጡ ሳይዘጋጁ። አይ እዚህ ቦታ ደርሻለሁ አይ ከቤት እየወጣሁኝ ነው ታክሲ ሊይዝ ነው ይላሉ ገና ከእንቅልፋቸው ተነስተው መለባበስ ሳይጀመሩ ራሱ ታክሲ ሊይዝ ነው ወጥቻለሁ ከቤት የሚሉ ሰዎች አሉ። እና ከነዛ መካከል። ሁለት ጓደኞች አሉኝ ከነዛ መካከል እነሱ ነው እነሱ ተጠቃሾች ናቸው። ሁል ጊዜ ነው የሚያጉላሉኝ እኔ ግን በሰአቴ የምገኝ አይነት ሰው ነኝ። ልክ በቀጠሮ ሰዓት ላይ ቶሎ መገኘት እወዳለሁ። እና ቅድም እንዳልኩት። ከጓደኞቼ ጋር ሁልጊዜም እንጣላለን ምክንያቱም ደግሞ ይሄ ሰዓት ለማክበራቸው እና። ከሰአት አለማክበራቸው በላይ ደርሻለሁ እያሉኝ የሚዋሹኝ ነገር ነው። በጣም የሚናደደኝ። ሁል ጊዜ እንድተናደድኩ ነው በእነሱ ሁል ጊዜም እነግራችኋለሁ። ቢያንስ ቢያንስ ትንሽ እንኳን ርቀት ሲቀራችሁ እንደዚህ በሉኝ እንጂ ገና ከቤት ሳትወጡ እንደዚህ አትበሉኝ ሁልጊዜ ነው ምነግራቸው። እና ሁልጊዜም እንጣላለን